የልጅነት መኖሪያ ቤቴ በጣም የሚያስታውሰኝ ቦታ ነው። ቤቱ ትልቅ ባይሆንም ሙቀት እና ፍቅር የሞላበት ቦታ ነበር። ከፊት ለፊቱ ትንሽ አደባባይ ነበረው። እዚያም ከጓደኞቼ ጋር እንጨዋወት ነበር። በአደባባዩ ላይ ደግሞ ኮክ የሚባል ዛፍ በቅሎ ነበር። እና በአካባቢው ከኮክ በተጨማሪ ሌሎች ዛፎች አትክልቶችም ነበሩ። ይሄን ቤቱን ውብ ያደርገው ነበር። የልጅነት ትዝታዬ በጣም የሚያስደስት ነበር። ኮኩ በጣም ጣፋጭ ነበር። ለመብል የሚያጓጓ ለእንግዶዎች ይቀርባል ቤት ሲመጡ ለጎረቤቶቻችን እንሰጣቸው ነበር። በጣም ጣፋጭ እና በጣም የሚያምር ነበር። በአሁን ሰዓት ኮክ ያለ አይመስለኝም። ግን በፊት የነበረው ኮክ በልጅነቴ ቤት ውስጥ የነበረው ኮክ በጣም ያስታውሰኛል። ከኮኩ በተጨማሪ የሾላ ዛፍም ነበረን። ወደ ጓሮ አካባቢ ነው የሚገኘው። እሱ ወይም ደግሞ እየቆረጥን ለልጆች እንወረውርላቸው ነበር። ልጆች እየመጡ ይጠይቁን ነበር። በጣም ይወዱት ነበር የጎረቤት ልጆች። እኛም እንበላው ነበር በጣም የሚጣፍጥ ነበር። በቤት ውስጥ ቤተሰቦቼ አብረን እንበላለን እንወያይ ነበር። ማታ ሁላችንም ተሰባስበን ታሪክ መስማት ወይንም ቴሌቪዥን መመልከት እንወድ ነበር። የልጅነት ቤት የመጀመሪያ ትምህርት እና የባህል መመሪያ ቦታ ነበር። በጣም የሚያስደስት ነበር ቤተሰቦቻችን በአጠቃላይ ሰባት ነበር አባት እና እናቴን ጨምሮ ማለት ነው። በጠቅላላ ያለነው ሶስት ወንዶችና ሁለት ሴቶች ናቸው አባትና እናት ሲጨመሩ ሰባት ይሆናል ማለት ነው። እና ቤተሰቦቼ በጣም የሚያስደስት ቤተሰብ ነበረን። አብረን የምንመገበው ምግብ አለ። በተለይ ቅዳሜ ቅዳሜ ጠዋት ላይ ፍርፍር ይሰራና አንድ ላይ ተሰባስበን ቁጭ ብለን የምንበላው ጊዜ በጣም አስታውስ ነበር። እና የልጅነት ህይወት በጣም የሚያስደስት ነበር። እንዲሁም ደግሞ መጀመሪያ የትምህርት የባህል መመሪያ ቦታም ነበረን። ስለዚህ ከቤተሰብ ጋር መዝናናት በጣም የሚያስደስት ጊዜ እንደነበረን እሙን ነው። ከቤቱ ጋር የተያያዙ ብዙ ደስ የሚሉ ትዝታዎችም አሉኝ። የዝናብ ቀን እንጨዋወታለን እንዲሁም ደግሞ አብረን መደሰትን በጣም አልረሳውም፤ ምንም እንኳን አሁን በሌላ ቦታ የምኖር ብሆንም የልጅነት መኖሪያ ቤቴ ሁልጊዜ በልቤ ውስጥ የሚኖር ነገር ነው። በአጠቃላይ የልጅነት ቤት ለሰው ልዩ ፍቅር ነው። ፍቅር ደስታ እና ትዝታዎች የሚኖሩበት ቦታ እንደሆነ ይሰማኛል።

እኔ የምወደው ፊልም የፍቅርና የማስታወሻ ፊልሞች ናቸው። በሀገራችን ውስጥ ደግሞ ስንመለከተው የ ወንዶች ጉዳይ ቁጥር አንድ በጣም ደስ የሚለኝ ፊልም ነው እሱን መመልከት በጣም ያስደስተኛል። ከውጪ ደግሞ ታይታኒክ በጣም የሚያስደስተኝ ፊልም ነው። የፍቅር ፊልም ስለሆነ በጣም ያስደስተኛል። ሁለትም የፍቅር ፊልሞች ናቸው። ለዛ ነው በጣም የወደድኳቸው በተለይ ስለ ሰው ፍቅርና ድንቅ ትምህርት የሚሰጥ ፊልሞችን እወዳለሁ። ለምሳሌ የአካላዊ እና የስሜት ትንሽ ፍላጎቶችን በተለያዩ ሁኔታዎች የሚገልጽ ፊልሞች ብዙ ጊዜ በጣም ደስ ይሉኛል። ስለዚህ ፍቅርን የሚያንፀባርቁ ፊልሞችን መመልከት በጣም የሚያስደስተኝ ነው ማለት ነው። የወንዶች ጉዳይን የሚወደድኩት ለዛ ነው። ያው ኑሮን ለማሸነፍ የሚታተር አንድ ሰው ያሳያል አንድ ወጣት ያሳያል እና ብዙ ይሰራል ከዛም ጓደኛ ሲመሰርት በርግጥ እዛ ጋር ትንሽ ታሪኩ በጣም የሚያስደስተው ምንድነው ከውጭ እንደመጣ አድርጎ ነው ራሱን የሚገልጸው እሱ ግን እዚሁ ሀገር ውስጥ ነው የሚሰራው እና ያ ያ ሁኔታ በጣም ያስደስታል ፊልሙ። ታይታኒክም ያው ስንመለከተው በጣም ደስ የሚል ፊልም ነው ያው መርከብ ውስጥ የተፈጠረ የፍቅር ስሜት ነው። ስለዚህ በጣም ደስ ያሰኛል ማለት ነው። ሌላ የምወደው አይነት ፊልም ደግሞ አዳዲስ ታሪኮች የሚያሳይና ሰዎችን አስተማሪ የሚያደርግ ፊልሞች ናቸው። እነዚህ ፊልሞች ሰውነትን ለማስተዋል እና ለልዩ እይታ ማግኘት ይረዳሉ። አዎ ስለዚህ አዳዲስ ነገሮችን ሳይንቲፊክ የሆኑ ነገሮችን መመልከትም በጣም ያስደስተኛል። እንደዚህ አይነት ፊልሞችም መመልከት በጣም ያስደስታል። ከአዳዲስ ነገሮች ጋር እንድትተዋወቅ ያደርጋል። እንዲሁም ደግሞ እውቀትን ያጎለብትልሃል። ስለዚህ በጣም አስፈላጊ እንደሆነ ይሰማኛል ማለት ነው። በአጠቃላይ እንግዲህ ፊልም የምወደው ከሰላም ከፍቅር እና ትምህርቱ ሙሉ የሆነ ትምህርት እና የመዝናኛ እኛ የሆነ ፊልም በጣም ያስደስተኛል። ስለዚህ ፊልምን መመልከት ያው ራስህን እንድትነቃቃ ያደርግሃል። በተለይ በተለይ የፍቅር ፊልሞች በጣም የምወደው ፊልም ናቸው። ስለዚህ እነሱን መከታተል ያስደስተኛል እንደ ታይታኒክ እንደ ወንዶች ጉዳይ ቁጥር አንድ የተመሳሰሉትን እነሱን መመልከት ነው የሚያስደስተኝ። ስለዚህ እነሱን ሁልጊዜ እመለከታለሁ ማለት ነው።

አዎን ብዙን ጊዜ እንደዛ አደርጋለሁ። ስሜቴን በፊቴ ላይ ለማሳየት እችላለሁኝ፣ ሰዎች በፊት ስሜታዊ መግለጫ ሲያዩ ደስታን፣ አዘናኝ ማዘንህን ወይኔም ትዕግስተኛ መሆንህን ወይኔም ደግሞ በቀላሉ የምትቆጣ መሆንህን በርቀት እንኳን የምታሳየውን ስሜት በፊትህ ላይ ማየት ይችላሉ። ስለዚህ ስሜት ብዙ ጊዜ የውስጣዊ ማንነት በፊት ላይ ይታያል የኔም ደግሞ በጣም ይታያል በውስጤ ያለው ነገር ምን እንደሆነ ሰዎች በቀላሉ ሊረዱት ይችላሉ ማለት ነው በፊቴ ላይ በማሳያቸው ኤክስፕሬሽኖች አማካኝነት ስለዚህ ደስተኛ ሆኛለሁ ደስታዬን ማየት ይችላሉ ስስቅ፣ ስጫወት ምን ስል አዝኛለሁ ማዘኔንም መመልከት ይችላሉ ማለት ነው እንዲሁም ሌላ ትዕግስተኛ ነኝ ትዕግስተኛ ወይስ በቀላሉ የምቆጣ አይነት ሰው ነኝ እነዚህን ነገሮች በፊት ላይ መታየት ይችላሉ። አንዳንድ ሰው በርግጥ ከስሜቱ ይልቅ በቃላት ነው የሚገልጻቸው የኔ ግን ስሜቴን ብዙ ጊዜ በፊቴ ላይ የሚታዩ ነገሮች እንደሆኑ መመልከት እንችላለን ለምሳሌ ስደሰት ወይንም ሲቸገር ፊት ላይ እጅግ ግልጽ ስሜት ይታያል፤ ይህ ሰዎች እንዴት እንደምትሰማ እንዴት እንደምታገኝ ለመለየት ይረዱሃል። ስለዚህ ግልጽ በሆነ ስሜት ነው የሚታየው ማለት ነው ወይ ስታዝን ለምሳሌ ቁምጭጭ ስትል ይታያል ስለዚህ ያ ነገር ደግሞ ጥሩ አይደለም ጥሩ ነው በእርግጥ ስሜትን ፊትህ ላይ ማሳየት ሰዎች ከዛም ተነስተው አንዳንድ እርምጃዎችን እንዲደርሱ ሊያደርግ ይችላል ግን ከዛ ይልቅ ብዙን ጊዜ ስሜትህንም ዋጥ ማድረግ በጣም አስፈላጊ ነገር ነው አንዳንድ ቦታዎች ላይ ስትሆን ስሜትህን የማትገልጽባቸው ነገሮች ይኖራሉ ስለዚህ ስሜትን ያዝ ማድረጉ በጣም አስፈላጊ ነው ግን ብዙን ጊዜ የሚታይ ነገር ነው በአጠቃላይ ስሜትን በፊት ላይ ማሳየት የሰውን አይነትን እና የማስተማር ችሎታን ለማሳየት ያግዛል እንዲሁም ግንኙነቶችን በግልጽ እና ትክክለኛ መንገድ ለመገንባት እገዛ አለሁ ስለዚህ ያው ቋንቋ ስንሄድ ሁለት አይነት ነው አይደል ያለው ፋሻል ኤክስፔሽን አለ እንደገና ነንፋሻል አለ ማለት ነው ስለዚህ ስሜትን መግለጹ በጣም አስፈላጊ ነገር እንደሆነ ከዚህ መመልከት ይቻላል።

የስራ ቦታዬ በጣም ተስማሚና ስራ ለመስራት በጣም ምቹ የሆነ ቦታ ነው ቦታው ምክንያቱም ንጹህ እና ደስ የሚል ቦታ ነው። እንዲሁም በስራ ሂደት መስራት ቀላል ያደርጋል። የስራ ቦታዬን በማካከል አካባቢ ስለሚገኝ እና የአቅም ቦታ የሚያስቀምጥ ስለሆነ ተመጣጣኝ ነው ስለዚህ የስራ ቦታዬ ሩቅም አይደለም ቀረብ ያለ ነው። አንዳንድ የአስር ብር ታክሲ ነው የሚያስኬደው ስለዚህ በጣም አጭር ነው ማለት ነው ቅርብ የሆነ ቦታ እንደሆነ መመልከት ይቻላል። ስለዚህ እዛ ውስጥ ደግሞ ያው ስራው ቦታው ንጹህ ነው በጣም አካባቢው ደስ የሚያሰኝ ነው። አትክልቶች አሉ መናፈሻ ቦታዎች አሉ። አየሩ ቀዝቀዝ ያደርግሃል ሞቀ ሲል በተለይ ከሰአት አካባቢ። ዛፍ መኖሩ በጣም ጥሩ ነው። ቀዝቀዝ የሚያደርግ ቦታ ስለሆነ። ለስራ ለመስራት በጣም ምቹ እንደሆነ መመልከት ትችላለህ። ሰዎችም መጥተው አንዳንድ ጊዜ አረፍ ይላሉ እዛ አካባቢ ስለዚህ ቦታው በጣም ንጹህ ነው። ጽድት ያለ ነው የሚያምር ነው። አንዲሁም ካፌዎች አሉ እዛ ካፌ ውስጥ ደግሞ ገባ ብለው ይመገባሉ ምግቦችን። ቡና ይጠጣል ቡናም የቡና ቦታዎችም አሉ የጀበና ቡና አለ። ስለዚህ ቦታው በጣም የሚያምርና ልዩ የሆነ አካባቢ እንደሆነ መመልከት ትችላለህ ስለዚህ ስራ ራሱ ለመስራት። የሚያነሳሳ መንፈስ አለው ቦታው ስለዚህ የስራ ቦታዬ በጣም የሚያምር ስለሆነ። ለመስራትም መቹ ነው ሃያ አራት ሰዓት ቢሰራበት ራሱ እረፍት የማያሰኝ ሁኔታ ነው ቦታው በጣም ደስ ይላል። ነፋሻማ ነው። በተለይ ሙቀት በሚሰማ ጊዜ ንፋስ አለ ከሰአት አካባቢ። እንዲህም ቦታው ለግንኙነትም በጣም ጥሩ ነው። እርስ በእርስ ለመማማርም ቦታው በጣም ደስ ይላል። ስራውን በትክክል ለማከናወን ያስችላል ሰዎች በቀላሉ መቀበል በቀላሉ ስራውን እንዲዘጋጁበትም የሚያስችል ቦታ ነው። በአጠቃላይ እንግዲህ የስራ ቦታዬ ንጹህ ነው ተመጣጣኝ ነው እና የስራ አመታትን የሚያስቀጥል ነው። በዚህ ቦታ ስራ ማድረግ እንደተደሰተ ተስፋ ይሰጠኛል ማለት ነው። ስለዚህ የስራ ቦታዬን በጣም የምወደው ቦታ እንደሆነ ከዚህ መገመት ትችላለህ። ደስ የሚያሰኝ ቦታ ነው። ስለዚህ መቀጠልም እፈልጋለሁ

እኔ ቤቴን በተደጋጋሚ ለመቆጣጠር እሞክራለሁ። ቤቴን ለማስዋብ እሞክራለሁኝ። እንዲሁም ደግሞ የሚያስፈልገውን ንጽህና አካባቢውን ጥሩ አድርጌ ለማስተካከልም ጥረት አደርጋለሁ። ስለዚህ በሳምንት ውስጥ ለምሳሌ የተወሰነ ቀን መድቤ አጠቃላይ የቤቱን ጽዳት አጸዳለሁ የሚወላወለውን እወለውላለሁ አቧራውን ሁሉ አነሳለሁኝ። አልጋዎቹን ሁሉ ከስር ያሉትን አቧራ ለማንሳት ጥረት አደርጋለሁ ቤቱ በጠቅላላ ይወለወላል መስኮቶቹ ይጸዳሉ በሮቹ ይጸዳሉ ስለዚህ ሁሉም ነገር ንጹህ ይሆናል ይዋባም ማለት ነው። በመጀመሪያ አንደኛ ሚስጥር ንጹህ መሆን ነው የሚያስፈልገው ቤትህ የቤትህ ክፍሎች በጠቅላላ ንጹህ ማድረግ በጣም አስፈላጊ ነው። ከዚያም አትክልቶችንም የሆኑ እቃዎችንም በጥሩ ሁኔታ ለመያዝ እሞክራለሁኝ። የሚያስፈልጉትን ንጥረ ነገሮች በተለያዩ ቦታዎች ላይ መቆጣጠር ያስፈልጋል። በተለይ አትክልቶች ያው በትክክል ተደርድሮ መቀመጥ አለባቸው አበቦችንም ሁሌ እነሱንም ጥሩ አድርጌ ለማጽዳት እሞክራለሁ። ምክንያቱም አበቦቹ ቅጠሎቻቸው ብዙ ጊዜ ምን ይይዛሉ አቧራ ይይዛሉ ስለዚህ ያንን አቧራ በሳምንት አንድ ጊዜ ለማዝዳት እሞክራለሁ። ቤቱን በአጠቃላይ ይጸዳል ግቢው በአጠቃላይ ይጸዳል በሮቹ ይጸዳሉ መስኮቶቹ ይጸዳሉ። እቃዎች ለምሳሌ ለመግብነት የምንጠቀምባቸው እቃዎች ካሉ እነሱንም በጠቅላላ ጽድት እናደርጋለን። ጥላሸት ምናምን የነካው ድስት ካለ እነሱንም በሽቦ በመጠቀም ፍትግ አድርገን እናጥባለን። ስለዚህ አጠቃላይ የቤት ንጽህና ለመጠበቅ እንግዲህ ከፍተኛ ጥረት ነው። ምንጣፎቹንም አውጥተን ሁሉንም ጠራርገን እንደገና ዘፍዝፈን በውሃ ከዛ እናጥባለን ንጹህ እናደርጋለን። ስለዚህ ቤት ንጹህ ሲሆን በጣም ደስ ይላል አካባቢም ደስ ይላል። በሰው ልጅ ዘንድ ብቻ ሳይሆን አምላክም ጭምር የሚደሰትበት ነገር ነው። ስለዚህ ንጹህ ማድረግ በጣም አስፈላጊ ነው። ቤትን ንጹህ ማድረግ ማስተካከል እና በሰዎች እንዲስተካከል ለማድረግ በጣም አስፈላጊ ነው። በአጠቃላይ ቤትን እንግዲህ ማስተካከል ጥሩ ማድረግ ማስዋብ ለጤናም እንዲሁም ደግሞ ስትመለከተውም ራሱ ደስ የሚያሰኝ ነገር ነው ማለት ነው

እኔ የምጠቀመው ሳሙና በጣም የተለየ ነው የሚሆነው ለምሳሌ እቃ ለማጠብ የቤትን እቃ ለማጠብ ማለት ነው። የምጠቀመው ሳሙና አጃክስ የተባለውን ሳሙና ነው። አጃክስ በጣም ቆንጆ ነው ምክንያቱም እቃውን ጽድት አድርጎ ያጥበዋል ስለዚህ ንጹህ እንዲሆን ያደርጋል ጀርሞችም ምንም ነገሮች ካሉ እቃው ላይ ያሉትን ጀርሞች በሙሉ ይገድላል ስለዚህ አጃክስ መጠቀም ለእቃ በጣም አስፈላጊ እንደሆነ ይሰማኛል። ሌላው እንግዲህ የቤት ወለሎችን ደግሞ ለማጠብ የምጠቀምበት ሳሙና። ደቃቁ ፓውደሩ የሆነው ኦሞ የመሳሰሉትን ሳሞናዎች እነሱን እጠቀማለሁ እነሱም ጽድት ለማድረግ ይረዱኛል። ስለዚህ ለቤትም ጠቃሚ ናቸው። ቤትን ጽድት ያደርጋል ንጹህ ያደርጋል ስለዚህ እነሱንም መጠቀም በጣም አስፈላጊ ነው ማለት ነው። ሌላው ገላዬን ለማታጠም ደግሞ የገላ ሳሙናን ነው የምጠቀመው ሽታ ያለው መዓዛ ያለው ጥሩ ጥሩ እንድትሸት የሚያደርግህ ነው በነሱ ስትታጠብ ደስ ይልሃል። ጽድት ብለህ ትወጣለህ። ሌላው ፀጉሬን ደግሞ ለመታተብ የምጠቀምበት ሳሙና። ሻምፖ ነው ሻምፖ ደግሞ በጣም ቆንጆ ነው። ምክንያቱም ፀጉርህ ፎር ፎር እንዳይዝ ያደርግሃል እንዲሁም ደግሞ ከተለያዩ ነገሮች ይጠብቃል። ንጹህ እንድትሆን ያደርግሃል ስለዚህ ሻምፖ መጠቀም በጣም አስፈላጊ እንደሆነ መመልከት ይቻላል ማለት ነው። ሌላው የቤት ውስጥ ደግሞ። ለመወልወል የምትጠቀምበት እጄን ደሞኑን ደሞን የምጠቀመውበት ጠረጴዛ ፎቴ ምናምን ለማጣም የምትጠቀመው ደግሞ ኖርማል የሆኑ ሳሙናዎች አሉ እነሱን ነው የምትጠቀምባቸው እነዚህን ሳሙናዎች ከእነዚህ ቤቴን ለመወልወል። ጠረጴዛዎችን ለመወልወል ከመጠቀም በተጨማሪ እኔም እጄን ለመታጠብ እጠቀምበታለሁ። እግሬን አንዳንድ ጊዜ ሸበጥ አድርጌ ወጣ በምልበት ሰዓት እግሬ ስለሚቆሽሽ እግሬንም ለመታጠብ እጠቀምበታለሁ ማለት ነው። ስለዚህ እንግዲህ እኔ የምጠቀመው ሳሙና የተለያዩ አይነት ሳሙናዎችን እንደምትጠቀም መመልከት ትችላለህ በዋነነት ለገላዬ ሽታ ያለው ሳሙና በጣም ቆንጆ የሆኑ ሳሙናዎችን እጠቀማለሁ። እቃዎችን ለማጠብ አጃክ ሻሞናዎችን እጠቀማለሁ የቤቴን ወለል ለማጠብ ፓውደሮችን ነው የምጠቀመው እንደ ኦሞ የመሳሰሉትን ነገሮች እጠቀማለሁ። እቃዎችን ለማጠብ ቤት ውስጥ ያሉትን እንደ ጠረጴዛ ወንበር የመሳሰሉትን ነገር ለማጠብ ደግሞ ሌላ ኖርማል ሳሙናዎችን የምጠቀም ይሆናል ማለት ነው